እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ እንግዲ አውዲዮ ወይም ይህን ምጽን ለሚያዳምጠው ሁሉ ጥያቄው ስለምን እንደተጠየቀ መረዳት ስላለባቸው በመጀመሪያ እንደተለመደው ማለት ነው። ቃለ መጠይቁ በድምጽ እያሰማሁ ካነበብኩ በኋላ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ ጠየቁ ሌሎችን መርዳት ትወዳለህ ይላል እንዴ? በሚገባ ነዋ ምክንያቱም እኔ ኢትዮጵያዊነቴ በምን ይታወቃል። ሌሎችን በመርዳት ሌሎችን በማገዝ አቅመ ደካሞቹን እንደዚሁም ደግሞ እንግዲህ ሌሎችን መርዳት ሲባል ምናልባትም በጉልበት ሊሆን ይችላል። የምረዳ ወይም የማግዘው ወይም ደግሞ በሀሳብም ሊሆን ይችላል አሊያም ደግሞ ገንዘብ በመስጠትም ሊሆን ይችላል። ዞሮ ምንድነው? ሌሎችን መርዳት ሲባል አንድም የገንዘብ አስተዋጽኦ በማድረግ ሊሆን ይችላል። በሌላ መልኩ ሌሎችን ሰዎችን እንግዲህ የምንረዳቸው የሆነ ነገር ሲያስቡ የሀሳብ አስተዋጽኦ በማድረግ ራሱ እንደ ለምሳሌ አንድ ነገር እንዴት እንደሚሰራ? መቼ እንደሚሰራና በምን እንደሚሰራ ስለዚያ ነገር በቃ በሀሳብ በሀሳብ ማገዝ ማለት። ሌላ እርዳታ ነው። እንደዚሁም ደግሞ ሌሎችን መርዳት ሲባል እውነትን በገንዘብ በጉልበት በሀሳብም ሊሆን ይችላል ማለት ነው። ስለዚህ በሶስቱም አይነቶች ቢሆን እንግዲህ እኔ እንደአስፈላጊነቱ በየትኛውም ሁኔታ ሲሆን ሰዎችን ለመርዳት እጅግ በጣም ሲበዛ ፈቃደኛ ነኝ። እጅግ በጣም ሲበዛ ደግሞ ሰዎችን ለመርዳት ዝንባሌ ትሁት ነው ፖዘቲቭ ነኝ ማለት ነው። ያ ማለት ምንድነው? ሰዎች ተቸግረው ሳያቸው የተቸገሩበት ቅድም እንደገለጽሁትኝ አንድም የጉልበት እጥረት ሊሆን ይችላል። በተለይ አቅመ ደካማ ሲሆን የሆኑ ሰዎች ምንድነው? ስራዎችን በቀላሉ ለመስራት ጉልበታቸው ይደክማል። በዚህን ሰዓት እንግዲህ እኔ ደግሞ ጉልበቴ ተወጣትነቴ ወጣት በመሆኔ እንግዲህ ጉልበቴን እንግዲህ በተለያየ ስራ መስክ ሊሆን ይችላል ላግዛቸው እችላለሁ። ለምሳሌ ምንድነው? አንድ እንግዲህ ፍልጥ እየፈለጠ ያለ ሰው ሊሆን ይችላል። ወይ ቁፋሮ እየቆፈረ ያለ ሰው ሊሆን ይችላል። ወይም ደግሞ ብቻ ምንድነው? የጉልበት ስራ መስራት ፈልጎ ነገር ግን ያንን ስራ ደግሞ መስራት አልችል ብሎ ባገኘው እኔ በዚህ መልኩ በጉልበት እኔ አግዘውና ይሄ ሰው ምንድነው ስራውን ይሰራል ማለት ነው። እና በዚህ በኩል በጉልበት ማገዝ ይቻላል ማለት ነው። በሌላ በኩልም ደግሞ እንግዲህ በገንዘብ ሌሎችን ማገዝ ይቻላል። ይሄ ማለት ምንድነው? ለምሳሌ አንድ ሰው የገንዘብ እርዳታ ማለት የሆነ ስራ ሊሰራ ፈልጓል ወይም ደግሞ የሆነ ነገር ሊገዛ ፈልጓል። ወይም ደግሞ እንግዲህ መኖርም አልችል ብሎ ሊሆን ይችላል። አቅመ ደካማ ሆኖ ማለት ነው። ማለት የገቢ ምንጩ እጅግ በጣም ደካማ ትንሽ የሆነ ሰው። ምንድነው? እንግዲህ እንደኔ ብጤ ሆኖ ውጪ ላይ ሳንቲም ያገኘውን ነገር ተሰው እየለመነ የሚኖር አይነት ሰው በኑሮው ደካማ የሆነ ሰው ይኖራል። እና ይሄንን ሰው ምንድነው? የገንዘብ እርዳታ በማድረግ ልተባበረው እችላለሁኝ ማለትም ይሄንን ከቀድሞም ጀምሮ አሁንም ቢሆን እያደረኩት ያለ ነገር ስለሆነ ማለት ነው። ይሄንን ማንም ኢትዮጵያዊ በቃ ያደርገዋል ብዬ አምናለሁኝ። እና ምንድነው? ገንዘብ የሌለው ዲሀ ወገን የሌለውንም ሰው ይኖራል መቼም በዚህ አለም። አንዱም በትልቅ ሀብት የተንበሸበሸ ነው። አንዳንዶቹም ደግሞ እንዲሁ እንግዲህ ተፈጥሮም ሊሆን ይችላል። ወይም ደግሞ እንግዲህ የአካል ስንቁል ሆኖም ሊሆን ይችላል። ብቻ ምንድነው? ከሰዎች እርዳታ በሚያገኘው የሚኖር አይነት ሰው አለ የኔ ቢጤ የሆነ ማለት ነው። ስለዚህ እንዲህ አይነት ሰው የገንዘብ አስተዋጽኦ እያደረጉ ማገዝ መርዳት እንግዲህ ኑሮውን እንዳያማርረው በዚህ ልክ እንተባበራለን ማለት ነው። በተለይ እኛ ኢትዮጵያውያን ስንባል አቅመ ደካማ አቅመ ደካማዎችን በማገዝ በጣም እንታወቃለን። እና በዚህ በኩልም የገንዘብ አስተዋጽኦ እያደረግነ ሰዎቹ ህይወታቸው እንዲመሩ እናደርጋለን ማለት ነው። በተለይ እንግዲህ መስመር ላይ ቁጭ ብለው በጣም በተለያዩ የደዌ በሽታ ታመው የሚሰቃዩ ሰዎች አሉ እና እነሱን አይነት ሰዎች ማለቴ ነው። በሌላ መልኩም እንግዲህ በሀሳብ ስል ደግሞ ለምሳሌ አሁን አንድ ሰው የሆነ ፕሮግራም ሊያስብ ይችላል። ያንን ፕሮግራም እንዴት አድርጌ ልከውነው? እንዴት አድርጌ ልስራው? በምን ልስራው? መቼ ልስራው? በሚል እንዲህ አለ ዝም ብሎ መቼም እንግዲህ ፕሮግራም ሲባል ብዙ ነገሮችን በዚያ ላይ ይኖራሉ ብዙ የሚሰሩ ስራዎች ያስፈልጋሉ። ብዙ ቁሳቁሳት ያስፈልጋሉ። ለምሳሌ ሰርግን አንድ ፕሮግራም አድርገን ብናየው ሰርግ ላይ እንግዲህ ብዙ ወጪ ነው። ያለበት ያ ሰዓት ምንድነው? እንግዲህ ይሄንን ሰርግ የሚያደርገውን ሰውዬ አንድም ብዙ ወጪ ስለሚኖርበት በገንዘብ ላግዘው እችላለሁ። ሁለትም ደግሞ እንግዲህ እዚያ ላይ ብዙ የጉልበት ስራ ይጠየቃል። እያንዳንዱን ነገር እንግዲህ ለማዘጋጀት ለፕሮግራሙ የሚሆኑ እያንዳንዳቸውን ክንውን በተግባር ለ ሰርቶ ለማሳየት ግድ ስለሚል ያንን ሁሉ ለመስራት የሰው ጉልበት ያስፈልጋል። በዚያን ጊዜም የራሴን ጉልበት አስተዋጽኦ አደርጋለሁ ማለት ነው። ይህም የጉልበቱ ምንድነው? አንድም እቃ በማጠብ ሊሆን ይችላል። ሁለትም ዳስ በመስራት ሊሆን ይችላል። ወይም ደግሞ እቃ በማመላለስም ሊሆን ይችላል። አንድም በሀሳብ ሁለቱም በጉልበት ሌላ

እሺ አመሰግናለሁ። እንደተለመደው በመጀመሪያ ደረጃ ትንታኔ ከማቅረቤ በፊት ስለምን ምን ጉዳይ እየተነተንኩ ወይም እያብራራሁ እንደሆነ ለአድማጭ ማለትም ይህንን አውዲዮ ለሚከታተሉ ሰዎች ግልጽ ይሆን ዘንዳ ቃለመጠይቁን በተገቢ ሁኔታ ማንበብ ግድ ይላል ማለት ነው። ስለዚህ በመጀመሪያ ቃለ መጠየቁን ማንበብ እሄዳለሁ ማለት ነው። ቡና ወይስ ሻይ ትመርጣለህ? ይላል እንግዲህ ለዚህ ጥያቄ መልሱ እንደአስፈላጊነቱ ነው። ያ ማለት ምን ማለት ነው እንደ እንደአስፈላጊነቱ ነው ስል ሻይን ምመርጥበት ሁኔታ አለ። እንደዚሁም ደግሞ ቡና እንደመጠጣት የምመርጥበት ሁኔታ ነው። ስለዚህ ይሄንን ቡና ወይም ሻይ ብዬ ለመምረጥ ወሳኝ የሆነው ሁኔታ ምንድነው ማለት ነው ጊዜው ነው። ያ ማለት ምን ማለት ነው ምናልባትም አሁን ምሳ ሰዓት ላይ አካባቢ ላይ ከሆነ እንግዲህ አንደኛ ብዙ ስራ ከመስራት አንፃር ብዙ ስራ ስሰራ ስለምውል በጣም ስለሚደክመኝ ጀስት በቃ ለአእምሮዬ ሪፈረሽ ለማድረግ ማለትም እንግዲህ የማነቃቃት አቅሙ ከሻይ ይልቅ ቡና ይጨምራል ተብሎ ስለሚታሰብ በእርግጥም ነውና ከዚያ ምንድነው ቡናን እመርጣለሁ ማለት ነው። ጠዋት ላይ ከሆነ ግን በቃ ምንድነው አእምሮአችንም ገና ክሊር ነው በቃ አእምሮአች ንጹህ ነው ምንም የመጨናነቅ ነገር የለም የስራ በስራም አልተጨናነቅም ስለዚህ ጠዋት ላይ ቡና ከምጠጣ ይልቅ ሻይ እመርጣለሁ ማለት ነው ስለዚህ ቡና ወይ ሻይ ትመርጣለህ? ለሚለው ጥያቄ እንደ ሁኔታው ያልኩበት ከዚህ አንፃር ይሆናል ማለት ነው። ነገር ግን በተለይ ምሽት ማለት ከሰአት በኋላ አንድም በሙቀት በፀሀይ ሙቀት አማካኝነት ሰውነታችን ዝልፍልፍ ይላል እንደገና አቅማችንንም ሙሉ በሙሉ ስራ ስንሰራ ስለምንውል አቅማችን ስለሚሟጠጥ ማለት ነው ስለዚህ አቅማችንን መልሰን ለመሸፈን ወይም ደግሞ አእምሮአችን የማሰብ አቅሙን እንደዚሁ በተቻለ መጠን እንዲጨምርልን ማለትም ንቁ ሆነን ስራችን እንድንሰራ ማለት ነው ቡናን ከሻይ ይልቅ ቡናን ብዙ ሰው ይመርጣል። እኔም በዚሁ ልክ ከሰአት በኋላ ከሆነ ትኩስ ነገር ምጠቀመው ምናልባትም እንግዲህ ብዙ ጊዜ ቡናን እመርጣለሁ ማለት ነው። እና ምንድነው ቡና ወይስ ሻይ ለሚለው እንደ ሁኔታው እንደ ጊዜው ወሳኝ ጊዜው ወሳኝ ሁኔታ ነው ማለት ነው። ማለት ሻይን እንድመርጥ ወይም ደግሞ ቡና ላይ ፍላጎቴ እንዲያድር ወይም ሻይ ብዬ እንድል በዋናነት እንግዲህ እኔን ምንድነው በዋናነት ሊቆጣጠረኝ የሚችለው ጊዜው ነው ማለት ነው። ሰአቱም ሻዩን ያንን ትኩስ ነገር የምወስድበት ጊዜው ምን ሰዓት ነው የሚለው በቃ ወሳኝ ሁነት ይሆናል ማለት ነው። ምናልባት እንግዲህ አንዳንድ ሰዎች አሉ ቡና ፍጹም ማይጠጡ እነዚህ አይነት ሰዎች ምናልባት እንግዲህ ትኩስ ነገር ሲባል ሻይ ብቻ ሊጠቀሙ ይችላሉ ማለት ነው። ነገር ግን ቡናንም ሻይንም በተመሳሳይ ሁኔታ ለሚጠቀም ሰው ምንድነው ብዙ ጊዜ ማታም ከሰአት በኋላ ከሆነ አእምሮአችን አንደኛ ይደክማል አእምሮአችንን ለማነቃቃት ቀልጠፍ ያለ ስራ ለመስራት እኛም በአእምሮአችን ንቁ እንድንሆን ብዙን ጊዜ እንግዲህ ሚመረጠው ቡና መጠጣት ነው ማለት ነው ከሻይ ይልቅ ጠዋት ላይ ደግሞ በቅድም በሰጠሁት ትንታኔ መሰረት ከቡና ይልቅ ሻይ የተሻለ ይሆናል ማለት ነው። ለምን አንድም አእምሮአችን ስራ ስላልሰራ ገና አዲስ ማይንድ አዲስ አእምሮ ይዘን እንግዲህ አስራ ሁለት ሰዓት ተኝተን ነው የነቃነው ከዛ በኋላ አእምሮአችን ለስራ አክቲቭ የሆነበት ስለሆነ ይሄን ያህል አነቃቂ ነገር ተጨማሪ አነቃቂ ነገር ስለማይፈልግ ሻይ ብቻውን በቂ ነው ብዬ ስለማምን ከቡና ይልቅ ሻይን ብዙ ጊዜ ጠዋት ላይ እንግዲህ እንደ አስፈላጊነቱ ከቡና ከዳቦ ጋር ሊሆን ይችላል ያንን መጠቀሙ እጅግ ለሁላችንም ይኸው ተመራጭ ነው የሚል ጠቅልል ያለ መልስ ነው ያለኝ። ለማንኛውም እንግዲህ በዚህ ጥያቄ ላይ የሰጠሁት ትንታኔ በቂ መስሎ ይታየኛል አመሰግናለሁ ሰላም ቸር ይግጠመን። እንግዲህ በሚቀጥሉት ሴሽኖች በተለያዩ ጉዳዮች እመጣለሁ እስከዚያው ሰላም

እሺ አመሰግናለሁ በመጀመሪያ የምሰጠው ማብራሪያ ወይም ትንታኔ ማለት ነው። ስለ ምን ርዕሰ ጉዳይ ምንን ርዕሰ ጉዳይ መሰረት አድርጎ እንደሆነ እያንዳንዱ አድማጭ መረዳት ስላለበት። በመጀመሪያ ቃለመጠይቁን በደንብ በድምጽ አሰምቼ ማንበብና ስለዚህ ቃለመጠይቁን በደንብ ከተረዳ በኋላ አድማጭ ከዚያ በኋላ ለምሰጠው ትንታኔ እንግዲህ ጥልቅ የሆነ መረዳት ወይም ደግሞ የመረዳት አቅማቸው ወይም ደግሞ ስለ ምን ጉዳይ ማብራሪያ እየሰጠው እንደሆነ በቀላሉ መረዳት ስለሚችል ይችላሉ ማለት ነው። እና እንግዲህ እንደተለመደው ቃለመጠይቁን ማንበብ አለብኝ። ስለ በልጅነትህ የመኖሪያ ቤት ንገረኝ ይላል። ስለ ስለ ልጅነት ስለ በልጅነት ሳይሆን ስለ ልጅነትህ የመኗሪያ ቤትህ ንገረኝ ነው። ሆኖ መስተካከል ያለበት በ ፊደል ልጅነትህ በሚለው ላይ ተቀጥለው ያለችው በ ምትባለዋ ፊደል እንግዲህ በአማርኛ ቋንቋ ሰዋስዋዊ ዘዬ። እንግዲህ ስርዓት ማለት ጥቅም ስለሌላት እሷ መወገድ አለባት። እና ስለዚህ ስለ ልጅነትህ የመኗሪያ ቤትህ ንገረኝ ነው መሆን ያለበት። ስለዚህ በዚህ ጥያቄ ላይ የመልስ ማብራሪያ መስጠት እችላለሁ ማለት ነው። ወደ ማብራሪያው እንግዲህ በልጅነቴ ማለት ነው በልጅነቴ እንግዲህ አንድ እኔ ብዙ ሀላፊነት የለኝም በልጅነቴ ስኖር እንግዲህ ምናልባትም ትልቁን ሀላፊነት የሚወጡት ወላጆቼ ናቸውን እኔ ህፃን ስለሆንኩኝ ያን ያህል ሀላፊነት አይጣልብኝም። ነገር ግን እንግዲህ በልጅነት አስተሳሰቤም ቢሆን። ቤቱ የተወሰነ ሀላፊነት አለኝና ለምሳሌ ቤቱ እንዴት እንደተሰራ ቤቱ ከምን ከምን እንደተሰራ መቼ እንደተሰራ ወይም ደግሞ ቤቱ ሲሰራ የነበረውን አጠቃላይ ነባራዊ ሁኔታ እና ቤቱ ምን ይመስል እንደነበረ ዛሬ ላይ ማለትም ከዛሬ አርባ አመት በፊት የነበረውን ህይወቴን ማለት ነው። መልሼ ወደኋላ እንዳስታውስ ስላደረጋችሁኝ በዚህ አጋጣሚ አመሰግናለሁኝ። እና እንግዲህ በልጅነቴ ስለ በልጅነቴ የመኖሪያ ቤታችን ምን ይመስል እንደነበረ። ወይም ደግሞ ቤታችን ምን አይነት እንደነበረች ስሪቷ ከምን ከምን እንደተሰራች የት አካባቢ እንደነበረች ቤቲት ማለት ነው። እንደዚሁም ደግሞ በቤቲት ውስጥ እንግዲህ የተለያዩ ክፍሎች አሉ እነዚያ ክፍሎች ሁሉ ያው እንግዲህ ወደ ፊገራዊ ማለትም ስዕላዊ ኢሜጅ ፈጥሮብኛል ማለት ነው። እና ያንን እንግዲህ እያስታወስኩ ትንታኔ መስጠት እችላለሁ ማለት ነው። እና እንደሚታወቀው እንግዲህ እኔ ደግሞ ተወልጄ ያደግኩትኝ በገጠራማው ክፍል ነው። ገጠር ሲባል እንግዲህ የኤሌክትሪክ ሀይል የለም። እንደዚሁም ደግሞ የመንገድ የመኪና መንገድ ትራንስፖርት አገልግሎት የለም። እና ቤታችን ብዙ ጊዜ እንግዲህ ከዚህ ከከተማው አይነት ቤት ለየት ያለች ናት ማለትም። ስሪቷን ስናያት ቤቷ የተሰራች ሙሉ በሙሉ የእንጨትና የሳር ውጤት ነው። ሌላ ነገር ምንም ነገር የለም። እንኳንስ ሌላው ይቅርና ሚስማር ራሱ የለበትም ያንን ምንድነው? በመጀመሪያ ደረጃ ቤቱ የተሰራው ከሳር ነው ያቺ ሳር ሳር ቤት ደግሞ የጭቃ ቤት ማለት ነው። ግድግዳው የጭቃ እና የእንጨት ነው። ባቱ ደግሞ የሳር ነው ከእንጨት ነው ዝሮ ሁሉም ጠቅላላ ውጤቱ የቤቱ። የተሰራበት እንዳለ ቁስ አካሉ። ምንም አይነት ተጨማሪ ነገር የለውም እንጨት ነው እንደአጠቃላይ እንጨት ስንል እንግዲህ ግድግዳው እንጨት ልህና ተጭቃ ነው። እንደዚሁም ደግሞ ጣራው ደግሞ እንደዚሁ ተንጨት እና ተሳር ነው። ሌላ ምንም አይነት ነገር የለውም። ምናልባት እቤቷ ጫፍ ላይ ቤተ ሞገስ የምትባል የሸክላ ስሪት የሆነ። የቤቱ ጫፍ ላይ ቤተ ሞገስ ይቀመጥበታል ለቤቱ ክብር ሲባል ማለት ነው። ከዚህ ውጪ ግን ሌላ ምንም የሚጨመር ነገር የለም። እና ስለዚህ ያቺ ቤት እንዴት ሆና እንደተሰራች ምን ትመስል እንደነበረ ምን ያህል ጠባብ ናት ምን ያክል ሰፊ ናት። ወይም ደግሞ በቤቷ ውስጥ ራሱ እንደዚህ እንደ አሁን እንደ ዘመናዊ ቤት የ የተለያዩ ክፍሎች አሉት ወይ ወይስ የሉትም የሚለውን እንዲህ አጠቃላይ በዚያ ላይ ትንታኔ እሰጣለሁ ማለት ነው። እና እንግዲህ እንደተቤታችን ምንድነው? ክብ ነበረች ስሪቷ ሞዴሏ ስክብ ናት ክብ ሆኖ ይቆፈርና ከዚያ በኋላ በተለይ አምቡስ የሚባል እንጨት አለ ምስጥ የማይበላው ማለት ነው። እሱ አልፎ አልፎ ለጥንካሬ ያግዝ ዘንድ እሱ ይተከላል ከዛ በኋላ እንጨቱ ዙርያውን ክብ ሆኖ ከተተከለ በኋላ በማገር ይያዛል። ማገሩ ራሱ የሚያዘው በቅርቅሃሚ ማነው ማለቴ ጭብሃ የሚባል ልጣለ በዚያ በልጥ ነው የሚታሰር ማለት ነው። እንጂ ሚስማር አይዘው። ሚስማር ሲጀመር ሚገዛም የለም ከዚያ በኋላ። ይሄ ምናልባትም አራት አምስት ማገል ሊያስፈልገው ይችላል። ጭብሃ የሚባል ልጥ ነው በዚህያ ልጥ እየተጠመጠመ ማገሩ ይያዛል ጥብቅ እየተባለ እየታሰረ። ከዚያ በኋላ እንግዲህ ጭቃ በጭድ ይቦካና ያ ጭቃ እንግዲህ እንደ ስሚንቶ ማለት ነው ይለጠፍበታል። እዚያ ግድግዳው ላይ እንግዲህ። እንጨቱ እንደ ብሎኬት አርገን ብናስበው ከዚያ በኋላ ደግሞ እንጨቱ ላይ ደግሞ ጭቃ ስንመርግበት ለጥንካሬ ማለት ነው። እንደ ስሚንቶ እንደመለሰን እንበለው ከዚያ በኋላ እንግዲህ ደግሞ ድምድም አለ ከለይ ቢም ፖፕ ቢም እንደምንለው ማለት ነው። ከዚያ በኋላ ደግሞ ጣረው አለ ጣረው ደግሞ እንግዲህ የቆርቆሮ ጣራ እንደምንለው ማለት ነው። ይሄ ሁሉ ስራ ተተዋቀረ በኋላ ምንድነው የሚሆነው

እሺ አመሰግናለሁ አሁንም እንደተለመደው እንግዲህ ስለ ትንታኔው ምንነት በምን ርዕሰ ጉዳይ ላይ ትንታኔ እየሰጠሁ እንደሆነ በቀላሉ አድማጭ ማለት ነው። ይሄንን አውዲዮ ለሚያዳምጥ ሰው በቀላሉ ሀሳቡን ይረዳው ዘንዳ ጥያቄውን ወይም ቃለ መጠይቁን በድምጽ እያሰማሁ ማንበብ ከምንም በፊት እሱ ወሳኝ ስለሆነ እሱን አነባለሁ ማለት ነው። በምንጣፍ ላይ ትቀመጣለህ ይላል እንዴ? በሚገባ ነዋ ነው። መልሱ ምክንያቱም ምንጣፍ እኮ ማለት ምንድነው? ዋናው አላማው ለመቀመጫነት ነው። የተዘገየ ስሪቱ ራሱ ሲሰራ ምንጣፍ ስሙ እንደሚያመለክተው ከመቀመጣችን በፊት የሚነጠፍልንና ከዛ በኋላ እዚያ ላይ የምንቀመጥበት ማለት ነው። ምናልባት እንግዲህ ምንጣፍ ከምን ከምን ሊዘጋጅ ይችላል? እሱ ራሱን የቻለ ሳይንስ አለው። ምክንያቱም ምንጣፍ አንዴም ከተለያዩ የእንስሳት ቆዳ ሊዘጋጅ ይችላል። ለምሳሌ ከፍየል ቆዳ ሊዘጋጅ ይችላል። ሌጦ እንለዋለን የፍየል ሌጦ ይባላል። ብዙ ጊዜ የፍየሏን ሌጦ አለስልሰን ለመቀመጫነት ልንጠቀመው እንችላለን። ወይም የበጊትን ሌጦ በቆዳ ማለት ነው አልያም የበግ የከብት ቆዳም ሊሆን ይችላል። ዙሮ የተለያዩ የዱር እንስሳትም ሊሆኑ ይችላሉ። የነሱን ቆዳ ገፎ በማለስለስ በኋላ ምንድነው ለመቀመጫነት ሊያገለግል ይችላል። ወይም ደግሞ እንግዲህ ምንድነው? ስሪቱ ጭፋር የምንለው አለ። ዝምባባ የሚባላል ብዙ ጊዜ ጭፋርም እንለዋለን ሁለቱም ቋንቋ ያግባባናል። ዞሮ ዞሮ ከዚያ የሚዘጋጅ ያኛው ተጠንጥኖ ተጠንጥኖ ማለት ነው። ተገጣጥሞ ይሰፋና ከዚያ በኋላ ልክ እንደ ምንጣፍ ሆኖ እሱም ያገለግላል ማለት ነው። ይሄ ደግሞ ከጭፋር የተዘጋጀ ማለት ነው። እና ምንጣፎቹ ምናልባትም አሁን በሰጠሁት ትንታኔ ያክል ከተለያዩ አይነት ማቴሪያሎች ቁስ አካላት ሊዘጋጅ ይችላል። እና ዋና አላማቸው ግን ምንድነው? እኛ ለምሳሌ ስንቀመጥ መሬት ላይ ዝም ብለን በባዶ መሬት ላይ መቀመጥ የለብንም። ለምን ቢባል? አንድም ስንቀመጥ አቧራ ልብሳችንን ይነካዋል ሱሪያችንን አቧራ ይነካብናል። ሁለቱም የተለያየ ብቻ አቧራ ስንል እንግዲህ ቆሻሻ ሊሆን ይችላል። የትኛውም አይነት ቆሻሻ ወይም ደግሞ እንግዲህ ሾህም ሊወጋን ይችላል ማለት ነው። ስለዚህ እነዚህ ከቆሻሻ ይከላከልልን ዘንዳ ምንጣፉ በመጀመሪያ ይነጠፋል ከዚያ በኋላ እኛ እንቀመጥበታለን ማለት ነው። አላማው በዋናነት በምንጣፍ ላይ የምንቀመጥበት ዋናው አላማ ቆሻሻ እንዳይነካን ለመከላከል ነው። ሁለተኛው ደግሞ እንግዲህ በባዶ ስንቀመጥ ዝም ብለን በባዶ ምድር ላይ ስንቀመጥ ምድሩ ምቾት አይሰጠንም እንግዲህ ለቂጣችን ማለት ነው። ያ ማለት ምንድነው? ምድሩ አባጣ ጎርባጣ ሊሆን ይችላል የአባጣ ጎርባጣው የሰውነታችን ቂጣችን ስንቀመጥበት ይወጋናል ማለትም። ምቾት አይሰጠንም። ስለዚህ ምንጣፍን የምናነጥፍበት ዋናው ተጨማሪውም ምክንያት ማለት ነው። ምቾትን ለማግኘት ነው። ስንቀመጥበት ቂጣችንን እንዳይቆረቁረን ምንጣፍ እናደርጋለን ማለት ነው። ያ ማለት ለምሳሌ አሁን አንድ ሰው በባዶ ምድር ላይ የተቀመጠ እና እዚሁ በዚያች ምድር ላይ ራሱ ምንጣፍ አድርጎ ቢቀመጥ ምቾቱ በምንም ታምር ስለማይገናኝ ምንጣፍ አድርጎ ሲቀመጥ ይመቸዋል። በባዶ ሲቀመጥ ደግሞ ምቾት የለውም። ስለዚህ ምቾትን ለማግኘት አንድም ምንጣፍን እናነጥፋለን ሁለቱም ደግሞ አቧራ ቆሻሻ እንዳይነካን ምንጣፍ እናነጥፍና በዚያ ላይ እንቀመጣለን ማለት ነው። ስለዚህ የምንጣፍ አስፈላጊነቱ እስከዚህ ድረስ ነው። ምንጣፍ ደግሞ ምናልባት ምኑን ነው ምንጣፍ የምንለው ብንል ቅድም እንደገለጽኩትኝ ከተለያዩ የቤትም ሊሆን ይችላል። የዱር እንስሳት ማለት ነው። ወይም የቤት እንስሳት። ታርደው ቆዳቸው ይገፈፍና ያኛው እንግዲህ የቆዳ ባለሙያዎች አሉ። ቆዳ የሚያለሰልሱ እኛ አካባቢ እነዚህን አይነት ሰዎች ምን እንላቸዋለን? የስራ መስካቸው እንግዲህ ቆዳ ማለስለስ የሆኑ ሰዎች ምንድነው የሚባሉት? ሸማኔ ሸማኔ ልብስ የሚሰሩት ናቸው እነዚህ ደግሞ ፋቂ ይባላሉ ማለት ነው። ስለዚህ ፋቂዎች ዘንዳ ፋቂ ማለት ባይ ዘ ዌይ ምንም አዲስ ነገር የለውም። ፋቂ ማለት ምን ማለት ነው? የእንስሳትን ቆዳ ፍቀው ፍቀው ማለት አለስልሰው ማለት ነው። አለስልሰው ለተለያየ አገልግሎት እንግዲህ ለሰው ልጅ የተለያየ አገልግሎት እንዲጠቀሙበት አዘጋጅቶ የሚያቀርቡ ሰዎች ማለት ነው። እና ይሄንን ቆዳ ለእነሱ እንሰጣቸዋለን። ይሄ ቆዳ ምና ቅድም እንደገለጽኩትኝ የዱዱ እንስሳት ቆዳ ሊሆን ይችላል። ወይም ደግሞ የቤት እንስሳት ቆዳ ሊሆን ይችላል። እንግዲህ ከዱር እንስሳት ስንል ለምሳሌ ነብር አንበሳ እያልነ የተለያዩ የድር እንስሳት እንጠራለን። የነሱ ገድለን ወይም ሲሞቱልን ቆዳቸውን ገፋና እነዚህ ፋቂዎች ዘንዳ በመውሰድ ቆደው እንዲያለሰልሱልን እናዛቸዋለን። አለስልሰው ሲሰጡን ከዚያ በኋላ ያ ቆዳ ምንድነው ማለት ነው ለመቀመጫነት ያገለግላል ማለት ነው። ስለዚህ ስሪቱ ከእንደዚህ አይነት ነገሮች ሊሆን ይችላል። አንድም ከጭፋር ጭፋሩን ለምሳሌ ጭፋር ስንል ዝግባ ነው። ዝግባ የሚባለው በእርግጥ ቅጠሉ ሰፋ ያለ ነው። ጭፋር ስንል ግን ቅጠሎቹ ቀጠን ቀጠን ያሉ ግን ረዘም ያሉ ናቸው። እና ጭፋሩን ነው ይሄ ጭፋር ይሰራና ከዚያ በኋላ በተለያየ አይነት መልኩ እንግዲህ ለመቀመጫነት የሚያገለግል ለምንጣፍ የሚያገለግል ውጤት እንሰራለን። ከጭፋር ይህንን ምንጣፍ እናዘጋጃለን ማለት ነው። እና ምንጣፍን የምንጠቀመውም አንድም

እሺ አመሰግናለሁ አሁንም እንደተለመደው እንግዲህ የምሰጠው ትንታኔ ወይም እየገለጽኩት ያለሁት ስለ ምን ጉዳይ እንደሆነ በቀላሉ ማለት ነው። አድማጭ እንዲረዳው አድማጭ በቀላሉ ስለ ምን ነገር እየተነተንኩ ወይም እያብራራሁ እንደሆነ በቀላሉ እንዲረዱት። በመጀመሪያ ቃለ መጠይቁን አነባለሁ ማለት ነው። ስለዚህ ቃለ መጠይቁን ሳነብላቸው በዚህ ቃለ መጠይቅ ላይ የምሰጠው ትንታኔ ለአድማጭ ማለት ነው። ግልጽ ይሆንለታል ማለት ነው። እና ለምሳሌ ቃለ መጠይቁን ሳላነብ ዝም ብዬ የሆነ ትንታኔ ብሰጥ ይሄ ሰውዬ ምን እያወራ ነው? ይሄ ልጅ ምን ስለ ምን ነገር እያወራ ነው? የሚል የሆነ ውዝግብ ውስጥ ይገባል ሰው ማለት ነው። እና እንደዚህ አይነት ውዝግብ ውስጥ ሰው እንዳይገባ ቃለመጠይቁንም ማንበብ በዚያ ልክ ተገቢ ነው ብዬ ስለማምን ነው። ቃለ መጠይቁ ምን ይላል ከልጅነትህ የምትዘከረው ነገር አለ ይላል? የምትዘከረው ማለት እንግዲህ የምታስበው ማለት ነው። ምክንያቱም የምትዘከረው ስንል የምትዘከረው ተዘከረኝ ሲል አስበኝ ማለት ነው። እና የምትዘከረው ነገር አለ ሲል እንግዲህ ከልጅነትህ ጀምሮ የምታስበው ነገር አለ ወይ እያለኝ ነው? እንዴ በሚገባ ነው እንጂ ብዙ ነገሮችን እዘከራለሁኝ ብዙ ነገሮችን አስታውሳለሁ ብዙ ነገሮችን አስባለሁኝ። ለምሳሌ እንግዲህ ከልጅነቴ ጀምሬ የምዘከረው ነገር ምንድን አለ? ወይም የምዘክረው ወይም የምዘከረው ማለት ይቻላል ሁለቱም ስለሚያስኬድ ማለት ነው። እና እኔ እንግዲህ ከልጅነቴ ጀምሬ የምዘከረው ወይም የማስበው ነገር ምንድነው ብትሉኝ? አንድም የልጅነት ጨዋታዎቻችን የማይረሱኝ መቼም የማልረሳቸው ናቸው። ሁለቱም የምትዘከረው ሲል እንደዚሁ በመንፈሳዊ ህይወት ስናየው ግን ስጦታ የምታደርግለት ለማለት ነው። እና በዚህ በአለማዊ የምትዘከረው ሲባል የምታስታውሰው ማለት ነው። በሁለት አይነት መንገድ እንግዲህ የራሴን ትንታኔ እሰጣለሁ ማለት ነው። እና በሁለቱም ችግር ስለሌለው ማለት ነው። ስለዚህ የልጅነት ጨዋታዎቻችን እንግዲህ የተለያዩ ልጆች ነበሩ ሴቶችም ነበሩ ወንዶችም ነበሩ ህፃን ነን እንግዲህ ህፃን መሆን አንዳንዴ ጥሩ ነው። ምንድነው የተለያዩ አይነት ጨዋታዎችን እንጨዋታለን በቃ ምሳችንን ራሱን የማናስብበት ወቅት አለን። እነዚህን ጨዋታው ስንጫወት ምን ምን አይነት ጨዋታዎች ናቸው? ኩኩሉ እቴ እሜቴ ሰኞ ማክሰኞ እቴ እሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም ምንም ምንም አላለኝ። ትምህርትሽን ተማሪ አለኝ። ለማስተማር ቃል ኪዳን ገብቶ ምሎልኛል ጋሻ ጦር ደፍቶ ማላ ማላ የጎበዝ ማላ ፉት ይላታል እንደ ጉሽ ጠላ እያልን። እንግዲህ በልጅነታችን እንግዲህ የምንጫወታቸው ሙዚቃዎች ነበሩ። እንደዚሁም ደግሞ የተለያዩ የጨዋታ ህጎች አሉ ለምሳሌ ሩጫት የሚባል የልጅነት ጨዋታ ነበረን እሱን በቃ እስከ አሁን ድረስ ይታሰበኛል ዘክረዋለሁ ማለት ነው። ስለዚህ የምትዘከረው ሲል። ከልጅነትህ የምትዘከረው ማለት በልጅነቴ አደርጋቸው የነበሩት እና እስካሁን የማስታውሳቸውን ነገሮች ስለሆነ። በዚህ ልክ ነው። እንግዲህ የልጅነት ጨዋታዎች የልጅነት እንግዲህ አንዴ ደግሞ ምን አድርጌያለሁ መሰላችሁ? ከብት እየጠበቁኝ እያለ በሬው ገደል ይወድቅብኛል እና በሬው ሲወድቅብኝ በቃ ማታ እንደምገረፍ አወኩትኝና አብሬ ከበሬው ጋራ ገደል መውደቅ አለብኝ ብዬ። ከዚያ ገደሉ ውስጥ ገብቼ ከዛ በኋላ እንደገና አብረውኝ የነበሩት ታላላቅ ሰዎች እሪ ብለው ጮኸው እንግዲህ ከገደሉ ላይ አውጥተው አትርፈውኛል በዚህ በኩል እግዚአብሔር ይመስገን እስከዛሬ እንግዲህ በህይወት እንድኖር ሁኛለሁ ማለት ነው። ከልጅነት ጀምሮ የምትዘከረው ለሚለው ሌላ ደግሞ በመንፈሳዊ ህይወት ስናየው ምንድነው? እንግዲህ ከልጅነቴ ጀምሬ የምዘከረው ምንድነው? እናታችን ቅድስት ማርያም ለምሳሌ እንግዲህ ላደረገችልኝ የህይወት መሳካት እሷን ከልጅነቴ ጀምሬ ስዕል አድኗን ሳይ እጅግ በጣም በቃ እደነግጣለሁኝ ደስ ይለኛል በቃ እና የተለየ ክብር ለሷ አለኝ። እስካሁን ድረስ እንግዲህ ለሰው ያለኝን ክብር በዚህ ልክ እስካሁን ድረስ አስታውሳለሁ ማለት ነው። እና ከልጅነቴ ጀምሬ እንግዲህ በመንፈሳዊ ህይወቴ የተሻልኩ ሰው እንደሆን ምኞቴ ነበር በዚያ አለክ እስካሁን ድረስም በዚህ ህይወት ነው ያለው ማለት ነው። አመሰግናለሁኝ ሰላም ትሪን በማለት በዚሁ ሀሳቤን እጨርሳለሁ። ታንኪው

እሺ አመሰግናለሁ እንግዲህ እንደተለመደው ማብራሪያ ስሰጥ ማለት ነው ወይም ትንታኔው እኔ የምንሰጠው ማብራሪያ ወይም ትንታኔ። በምን ርዕሰ ጉዳይ ላይ ያጠነጠነ ወይም ደግሞ ሀሳቡ በምን ዙሪያ እንደሆነ። በቃል አድማጭ ማለት ነው ወይም ይሄንን አውዲዮ ለሚከታተል ሰው ግልጽ ይሆንለት ዘንዳ። እንደተለመደው ቃለመጠይቁን በመጀመሪያ ግልጽ አርጎ ማንበብ እና በተከታታይ ይሄንን ለሚያዳምጥ ሰው። ያው ግልጽ ሆኖ መነበብ አለበት ማለት ነው። ምክንያቱም ዝም ብዬ ጥያቄውን ሳላነብ እንግዲህ ትንታኔ ብሰጥ ስለምን ጉዳይ እየተነተንኩ እንደሆነ ያን ያህል እንግዲህ በቀላሉ አድማጭ ሊከታተ ሊረዳው ስለማይችል ማለት ነው። እና አሁን ወደ ቃል መጠይቁ። የቅጥር ሂደት እንዴት ነው ይላል? የቅጥር ሂደት እንዴት ነው? እንግዲህ አንድ ግለሰብ በመንግስት ተቋምም ሊሆን ይችላል ወይም በግለሰብ ተቋም ላይ። ተቀጥሮ እንግዲህ ራሱን የቻለ የስራ መስክ ይሰጠው እና በዚያ የስራ መስክ ላይ ማለት ነው ስራዎችን ሊሰራ ነው። ስለዚህ እነዚህን ስራዎች ሲሰራ ከመስራቱ በፊት ያ ሰውዬ ይሄን ስራ ለመስራት ምን ያህል ብቁ ነው የሚለውን ተመዝኖ ነው እንግዲህ ወደዚያ ወደዚያ ስራ የሚገባ ማለት ነው። ስለዚህ ይሄ ሁሉ ከመሆኑ በፊት ምንድነው ተቋሙ ለምሳሌ? አንድ ስራ ማሰራት መስራት ሲፈልግ ወይም ማሰራት ሲፈልግ በዚያ የስራ መስክ ላይ ብቃት ያላቸውን ሰዎች አወዳድሮ መቅጠር ይፈልጋል ስለዚህ አቅጣ አወዳድሮ መቅጠር ሲፈልግ ምንድነው የሚያረገው? በዚህ የስራ መስክ በዚህ የትምህርት ፊልድ የተመረቃችሁ እንደዚህ እንደዚህ አይነት ሙያ ያላችሁ ይሄን ያል አመት የስራ ልምድ ያላችሁ ሰዎች። የራሱን የቻለ መስፈርት አለው እንግዲህ እንደየስራው ክብደት እና ቅለት ማለት ነው። ብሎ ማስታወቂያ ይወጣል ያን ማስታወቂያ እንግዲህ አየር ላይ ከዋለ በኋላ ማለት ነው። ያንን ማስታወቂያ እንግዲህ ያነበበ ሰው የሚመለከተው ሰው ብቻ ምንድነው? የራሱን ማመልከቻ ያስገባል ማለት ነው። እኔ በዚህ ዩኒቨርስቲ ወይም በዚህ ኮሌጅ ወይም በዚህ የትምህርት ክፍል። በዚህ ዓመተ ምህረት የተመረኩና በውጤቴም ይህን ያህል ውጤት ያለኝ ሲሆን። እንደዚሁም ደግሞ ይህን ያህል አመት የስራ ልምድ አለኝ። ብሎ የሚል ራሱን የሚገልጽ ብቻ በዚያ የስራ መስክ ላይ እራሱ ምን አይነት ብቃት ክህሎት እንዳለው። ስለራሱ ማንነት የሚገልጽ የራሱ ፕሮፋይል የያዘ ማስረጃ። ያስገባል ማለት ነው። ተዚያ ያ ይመዘገባል እንግዲህ ለፈተና ለምልመላ የራሱን ሲቪ ያስገባል ከዚያ በኋላ ይህንን እንግዲህ የሰውየውን ል ከልምድ አንፃር። በሙያው ምን ያህል ብቁ ነው የሚሉትን መመዘኛዎችን እንግዲህ እንደ መስፈርት እናወጣና እንደ መለኪያም። እንደመመዘኛ መለኪያ አርገንና ይወጣና። ከዚያ በኋላ እነዚያ ሰዎች እንደገና ጥያቄ ይወጣላቸውና ያንን ጥያቄ እንዲፈተኑ ይደረጋል። ከዚያ ያን ፈተና ተፈትነው ያን ፈተና ጥሩ ውጤት ያመጡ ሰዎች እንደገና አሁንም እንደገና ተመልሰው ይመረጡና። እንደገና ደግሞ ለቃለ መጠየቅ ይቀርባሉ ያ የጽሁፍ ፈተና ነው አሁን ደግሞ እንደገና ለሁለተኛ ጊዜ ቃለመጠየቅ ይጠየቃሉ ማለት ነው። ይሄን ቃለመጠይቅ ሲጠየቁ ምናልባት የተፈለገ አንድ ሰው ከሆነ ለቃለ መጠይቅ አምስት ሰው ወይም ስድስት ሰው። ሊያሳልፍ ይችላል ተቋሙ እንደራሱ ፍላጎት ማለት ነው። ከዛ። ምንድነው ይሄ ሰው እዚያ ቃለመጠይቅ ላይ የተለያዩ ቃለመጠይቆች ይደረጉለታል ቃል በቃል ማለት ነው ፌስ ቱ ፌስ ነው የሚጠየቀው ቃል በቃል ነው የሚጠየቀው ከዚያ መልሱንም እዚያው ይሰጣል። ከዚያ በኋላ እንግዲህ ተቋሙ ደግሞ ከልምድ አንፃር እንግዲህ ከልምድ አንድም ከልምድ አንፃር ያያል ሁለትም ስራው የሚፈልገው የጉልበት ስራ ከሆነ እንግዲህ በአቅምም ምን ያክል ጠንካራ ነው አይደለም የሚለውን። በዚህ አጋጣሚ እንግዲህ ማንነቱን ይለያል እንግዲህ ስራውን የሚያሰራው አካል ማለት ነው። ስለዚህ በደንብ በጥልቀት ስለ ማንነቱ በጥያቄም እንደዚሁም ፊዚካሊ ያለው በተክለ ቁመናው ምን ሊመስል እንደሚችል። ቃለ መጠይቅ ያደረገው ከአካላት የራሳቸውን የመመዘኛ ወይም ደግሞ የመገምገሚያ መንገድ ይገመግሙና ይሄ ሰው። ወደዚህ ስራ ቢገባ ስራውን በትክክልና በጥሩ ውጤት። ማነው በጥሩ ውጤት ስራውን ሊሰራ ይችላል ተብሎ የተገመተውን ሰውዬ። ተመራጭ ያደርጉና አንተ ስራውን ለመስራት የተቋሙ መርጦሃል ብሎ ያሳውቁታል ከዚያ በኋላ ምንድነው የሚሆነው? አንተ እንግዲህ ከዚህ በኋላ የተቋሙ የስራ ባልደረባ ስለሆንክ። ከመሆንህ በፊት ዋስ አምጣ ይባላል። ያ ማለት እንግዲህ ወደ ተቋሙ ሲገባ ስራ ሊሰራ ነው። ስራ ሲሰራ ደግሞ ወርሃዊ ክፍያ አለው ወርሃዊ ክፍያ ሲሰጠው ደግሞ እንግዲህ ስራውን ሲሰራ። የተቋሙን ብዙ ሀላፊነት ተሸክሞ ነው ስለዚህ ያን እነዚያን የሚዛቸውን ሀላፊነቶች። በትክክል ለመስራቱ ወይም ላለመስራቱ እንግዲህ። ጥፋት ሊያጠፋ ይችላል እዚያ ሲሰራ ቃል ሊጠፋው ይችላል። ወይም ደግሞ የሆነ ንብረት ሊጠፋ ይችላል። ስለዚህ እንደዚያ ለሚጠፋው ንብረት የመጀመሪያ ተጠያቂ እሱ እንደሆነ ሀላፊነት ይወስዳል። ነገር ግን እሱ ያን ጥፋት አጥፍቶ ቢሰወር ግን ሌላ ተያዥ ያመጣ አምጣ ይባላል ማለት ነው። ማለት ምስክር ሌላ ተያዥ ያንተ ወንጀል ብትፈጽም እንኳ በአንተ ምክንያት ዋስ ሚሆንህ ሰው አምጣ ይባላል ያን ዋስ ታስመ ታቀረበ በኋላ።

እሺ አመሰግናለሁ እንደተለመደው እንግዲህ የምሰጠው የመልስ ትንታኔ ወይም ማብራሪያ በምን ርዕሰ ጉዳይ ላይ መሰረት አድርጎ እንደሆነ ለአድማጭ ያን ያህል ግልጽ ሊሆን ስለማይችል በመጀመሪያ ደረጃ ቃለመጠይቁን ለአድማጭ ማለት ነው ወይም ይሄን አውዲዮ ለሚከታተል ሁሉ ግልጽ ይሆንለት ዘንድ ያው ቃለ መጠይቁን ማንበብ ይሄው ግዴታ ይሆናል ማለት ነው። ስለዚህ ቃለመጠየቁ ምን ይላል በእጅ መጻፍ ትወዳለህ ይላል እንዴ በሚገባ ነዋ ታዲያ በእጄ ያልጻፉ በምን ልጽፍ ነው ነው መልስ ሊሆን የሚችለው ያ ማለት ምንድነው? ሁላችንም ብንሆን እንግዲህ የምንጽፈው በእጃችን ነው በእጃችን እንግዲህ ምናልባትም የምንጽፈው ኮምፒውተር ላይ ሊሆን ይችላል ወይም ደግሞ የምንጽፈው ወረቀት ላይ ሊሆን ይችላል። ወረቀት ላይ ስንጽፍም እስክርቢቶ ተጠቅመን ነው ኮምፒውተር ላይ ስንጽፍም ኮምፒውተርን ተጠቅመን ነው እንጂ ዙሮ ዙሮ ዋናው ትልቁን ሚና እንግዲህ በጽሁፍ ላይ ትልቁን ሚና የሚጫወተው እጃችን ነው። ምናልባት እንግዲህ እጃችን ቀኝ እጃችንን የምንጠቀም ሰዎች አለን ግራ እጃችንንም የምንጠቀም ሰዎች አለን ያኛው። እንግዲህ ተፈጥሮአዊ ሁኔታ ወይም ደግሞ ከልምድ አንፃርም ሊሆን ይችላል ወይም ደግሞ እንደው ብዙ ጊዜ ጄኔቲካሊ ነው ይባላል። ከዘር የሚመጣ ነው ይባላል ግራ እጅን እንደ ቀኝ እጅ መጠቀም ወይም ደግሞ በዋናነት ግን ብዙዎቻችን ማለት ነው ቀኝ እጃችንን ነው ተጠቅመን የምንጽፍ እና። እንግዲህ ሁላችንም ብንሆን ኮምፒውተር ላይም ይሁን ወይም ደግሞ ወረቀት ላይ ሁሌም ቢሆን ጽሁፍ ስንጽፍ እጃችንን ተጠቅመን ነው የምንጽፍ እና በእጃችን በእጅ መጻፍ ይኸው ሁላችንም ወደን ሳይሆን ተገደን ሌላ በሌላ ነገር ልንጽፍ ስለማንችል ማለት ነው። ነገር ግን ከዚህ በተለየ ሁኔታ ምንድነው በተለያዩ ማህበራዊ ሚዲያዎች ራሱን እኔ በአይኔ አይቻለሁ ተመልክቻለሁኝ። ምንድነው? በተፈጥሮ አዳጋም ይሁን ወይም በሰው ሰራሽ አዳጋ ወይም ደግሞ እንደው እንዲሁ ዝም ብሎ ተፈጥሮአዊም ሊሆኑ ይችላሉ አንዳንድ ሰዎች ማለት ነው። እጅ የሌላቸው ሰዎች አሉ ይሄን እጃቸውን ያጡት ቅድም እንደገለጽኩትኝ አንድም ሲወለዱ ራሱ እጅ የሌላቸው ሰዎች ሊሆኑ ይችላሉ። ወይም ደግሞ እንግዲህ በሰው ሰራሽ አዳጋ ጦርነት ሊሆን ይችላል። ወይም ደግሞ እንግዲህ ቦምብ ሊሆን ይችላል ወይ እሳት ሊሆን ይችላል ብቻ የሆነ ችግር ተፈጥሮአዊ ችግር ሊሆን ይችላል ወይም ደግሞ ሰው ሰራሽ ችግር ሊሆን ይችላል በዚያ ምክንያት እጃቸውን ያጣሉ ሰዎች። ስለዚህ ግዴታ ደግሞ እነዚህ ሰዎች መጻፊ ያው ልምዳቸው ከሆነ ማለትም መጻፍ ግዴታችን ነው ብለው ታመኑበትና መጽሐፍ ከተለማመዱ በእግራቸው ይፅፋሉ ማለት ነው። እና ይሄንን የምለው ግን እኔ ዝም ብዬ ከመሬት ተነስቼ ሳይሆን በቲክቶክም በተለያዩ ማህበራዊ ሚዲያዎች ማለት ነው። ቫይራል የወጡ ሰዎች አሉ ግን እንደዚህ እጃች እግራቸውን ልክ እንደ እጃቸው ተጠቅመው ሲጽፉ ያየኋቸው ማለት ነው። እነዚያ ግን እጅ እያላቸው ሳይሆን እንግዲህ በቅድም በገለጽኩት ልክ በተፈጥሮ አዳጋ ሊሆን ይችላል ወይም ደግሞ በሰው ሰራሽ አዳጋ ወይም እንዲሁ ሲወለዱ እጅ የሌላቸው ሰዎች ናቸው። እና ምንድነው እጅ ስለሌላቸው እጅ እግራቸውን እንደ እጅ ተጠቀሙና ልክ በቃ እስክርቢቶን በእግራቸው ወጣ በእግራቸው ጣት መካከል አስገብተው አጥብቀው ይዙና በቃ በእግራቸው የሚጽፉ ሰዎች እንግዲህ እኔ በአይኔ ስላየሁኝ ነው ይሄንን እያወራሁ ያለው በዚህ ልክ የሚጽፉ ሰዎች አሉ። ከዚህ በተለየ ግን እጅ እያለው ሰው ማለት ነው እግሩን መርጦ በእግሩ የሚጽፍ የለም እውነት ለመናገር ከሆነ ማለት ነው እና። እኔም እንግዲህ ጽሁፍ የምጽፈው ኮምፒውተር ላይ የሚሆን ወይም ወረቀት ላይ ሁሌም ቢሆን ጽሁፍ የምጽፈው እጄን ተጠቅሜ ነው በእጄ ነው የምጽፈው። እስክርቢቶ እይዛለሁ የእጄን እጠቀምና በቃ በእስክርቢቶ እጽፋለሁ ወይም ደግሞ የኮምፒውተር ክቦርዶችን በጣቶቼ በእጄ ጣቶች በመነካካት እንዲህ እጽፋለሁ ማለት ነው። እና በየትኛውም አቅጣጫ ይጠየቅ ጽሁፍ ስጽፍ እኔ ለራሴ እጄን ተጠቅሜ ነውና በእጅ መጽሐፍ ነው የምወደው ማለት ነው። ከዚያ በምንም ታምር ቢሆን ሌላ የምጽፍበት ሌላ አማራጭ የለኝም። ቅድም ባልኩት ልክ ግን ሁሉም ሰው ቢሆን እንደዚህ ነው ማለት አያስችልም። ዘጠና ዘጠኝ ነጥብ ዘጠኝ ዘጠኝ ፐርሰንት የሚሆነው የአለም ህዝብ ግን እጁን ተጠቅሞ በእጁ ነው የሚጽፈው። ከዚህ ግን በተለየ ሁኔታ ቅድም እንደገለጽኩትኝ። ምናልባት በተፈጥሮ አዳጋ ሊሆን ይችላል ወይም እንግዲህ ሰው ሰራሽ አዳጋዎች ሊሆኑ ይችላሉ። ተፈጥሮ አዳጋ ስንል እንግዲህ ወይ መብረቅ እጁን መጥቶ እጁ ተቆርጦ ሊሆን ይችላል። ወይም ደግሞ እንግዲህ የሆነ ብቻ መሬት መንቀጥቀጥም ሊሆን ይችላል ብቻ በሆነ ምክንያት እጃቸውን ያጡ ሰዎች ምናልባትም እንግዲህ እጃቸውን እንደ እግራቸውን እንደ እጃቸው ተጠቅሞ በእግራቸው እንግዲህ ጽሁፍ ሊጽፉ ይችላሉ ማለት ነው። እና በእጅ የማይጽፉ ብዙዎቻችን በእጃችን ነው የምንጽፍ። ምናልባትን ከእንደው ከሺህ አንድ ሰው ምናልባትም እንግዲህ በእግሩ የሚጽፍ ሰው አለ ማለት ነው። እኔም ይሄንን በተለያዩ ማህበረዊ ምድያዎች በአይኔ በግልጽ ስላየውኝ ነው ይሄንን የምል። ጥያቄው እንግዲህ ጊዜው እያለቀብኝ ስለሆነ ጥንታኔዬን በዚህ እጨርሳለሁ ሰላም

እሺ አመሰግናለሁ የተጠየቅኩት ጥያቄ ምንድነው የሚለው የምታስታውሰው ልዩ በዓል አለ ይላል? እንዴት ነው በሚገባ ነው እንጂ እንግዲህ በዓል ስንል እንግዲህ አመታዊ በዓላት ማለት ነው ያም ማለት ደግሞ ሃይማኖታዊ በዓላት አሉ። እንደዚሁም ደግሞ ብሄራዊ በዓላት አሉ። ስለዚህ ሁሉንም ተሁለቱም ቢሆን ከብሄራዊ በዓላትም ቢሆን ከሃይማኖታ በዓላትም ቢሆን እጅግ በተለየ ሁኔታ በልዩ ሁኔታ የማስታውሳቸው ወይም ደግሞ ሁሌ በየአመቱ አንድ ጊዜ የምናከብራቸው ልዩ ልዩ በዓላት አሉ። እንግዲህ በጣም ደስ የሚሉ ሁሉ ነገራቸው በቃ ደስ የሚል እነዚህ አይነት በዓላት አሉ። ለምሳሌ ከብሄራዊ በዓላት ለምሳሌ አንዱ የዘመን መለወጫ በዓል ነው። እንግዲህ የዘመን መለወጫ በዓል ስንል እንደሚታወቀው ሀምሌና ነሀሴ እጅግ በጣም ሲበዛ ወቅቱ በጣም ጥቅጥቅ ያለ ደመና ቀኑ ሙሉ ሃያ አራት ሰዓት ማለት ነው። ሌቱንም ቀኑንም ደመና ነው ተሸፍኖ የሚውለው ስለዚህ በጣም የጭንቅ ወቅት ነው። በዚያ ላይ ዝናብ ነው እንዴ ቀንም እንዴትም ዝናብ ነው እንደገና ከዚያ በተጨማሪም። መንገዶቹ ሁሉ ጭቃ የሚሆንበት ነው በቃ የሰው ልጅ እንደፈለገው በነጻነት የማይንቀሳቀስበት በጣም አስቸጋሪ ወቅት ነው። ስለዚህ ይህንን አስቸጋሪ ወቅት የሆነውን ሀምሌና ነሀሴን አልፈነ አዲስ ዘመን ስንቀበል መሬቱ የሚደርቅበት። እንደዚሁም ደግሞ መሬቱ እንደ አጠቃላይ ደረቅ የሚልበትና መሬት በአጠቃላይ በአረንጓዴ የምትሸፈንበት እንደዚሁም ደግሞ በተለያዩ የእጽዋት አበባ ህብረ አበባ ማለት ነው። በዚያ የምታሸበርቅበት ወቅት ነው መስከረም ማለት ነው መስከረም በተለይ በዋናነት የዘመን መለወጫ በዓሉ መስከረም ጥቅምትን ማለት ነው። እና ይሄ በዓል እንግዲህ ከአመት አንድ ሊመጣው በዚህ ወቅት ላይ እንግዲህ ያን ጨለማ የሆነውን ወቅት አሳልፈን አዲስ ዘመን ስንቀበል ሁሉ ነገራችን አዲስ ነው በቃ እንደ አዲስ ነው የምናስበው። በአዲስ መንፈስ ነው የምንነሳው በጥንካሬ በአዲስ ጥንካሬ ነው የምንነሳው በአዲስ እቅድ ነው የምንነሳው። ሁሉ ነገሩ በቃ ውጭ ቢወጡ ደስ ይላል ቤት ቢሆኑ ደስ ይላል በቃ ሁሉ ነገር የተሟላበት እጅግ በጣም ደስ የሚለው በዓል። ከተለያዩ ብሄራዊ በዓላት ይልቅ የዘመን መለወጫ በዓል ልዩ ሆኖ እንዳስታውሰው እንግዲህ በቃ በተለየ ሁኔታ አእምሮዬ ውስጥ ተቀርጿል ማለት ነው። እንግዲህ በልዩ ሁኔታ ተቀርጾ እንዲኖር ወይም ደግሞ ባሉን እንዳስታውሰው ከሚያደርጉኝ የተለያዩ ምክንያቶች እንግዲህ በዋናነት ማለት ነው። ወቅቱ ራሱ እጅግ በጣም ደስ ስለሚል ነው በተለይ በቃ መሬት እንደአጠቃላይ ማለት ነው በአረንጓዴ ቀለም የምትሸፈንበት። ያ ማለት ሳሩ ለምለም የሆነበት ቅጠል የተለያዩ እጽዋቶች የሚያብቡበት መሬት እንደ አጠቃላይ በተለያዩ ህብረ አበባዎች የምታሸብርቅበት ወቅት በመሆኑና። እንደዚሁም እንግዲህ የዘመን መለወጫ ባል ልዩ ልዩ ድርጊቶች ቤት ውስጥ ይከወናሉ ያ ማለት። እንግዲህ ለበዓሉ ድምቀት ሲባል ልዩ ልዩ የባህል ለሳት ይገዛሉ አልባሳት ይገዛሉ እነዚህ አንለብሳለን እንደ አስፈላጊነቱ እንግዲህ እንደየ ኢኮኖሚ አቅማችን ማለት ነው በግ ይገዛል ለእርድ የሚሆን ማለት ነው። ስለዚህ እንደገና ደግሞ ልዩ ልዩ የሆኑ የባህል ሙዚቃዎች አሉ አዲስ አመት እንኳን አደረሰን በማለት። በተለያዩ ማህበራዊ ሚዲያዎች እንግዲህ በያን አካባቢ ማለት ነው። በተለየ ሁኔታ በተለየ ድምቀት በዓሉን ለማድመቅ ማለት ነው የተለያዩ እነዚህ የሙዚቃ ባለሙያዎቹ። የተለያዩ ሙዚቃዎችን በመልቀቅ በቃ ባሉን ድምቀት ይሰጡታል ስለዚህ። ሁሌም ቢሆን ማለት ነው የዘመን መለወጫ በዓል በልዩ ሁኔታ እንዳስታውሰው ወይም እንዳስበው ያደርገኛል ማለት ነው። በልዩ ሁኔታ እንዳሰበው ወይም እንዳስታውሰው ከሚያደርጉኝ ሁኔታዎች እነዚህ የገለጽኳቸው ናቸው። እቤት ውስጥ የሚደረጉ ዝግጅቶች ከባህል አልባሳት አንስቶ ምግቡ የምግቡ አይነት ምን ምን እንደሚል ልብሱ ጫማው ምን ምን አይነት ልብስ ምን አይነት ጫማ። እንደዚሁም ውጪ ስንወጣ ደግሞ የተለያዩ እጽዋቶች በቃ በተለያዩ የአበባ ድምቀት ህብረ ህብረ ድምቀት የሚያሳዩበት። ነው ሰማዩ ደግሞ በቃ ግልጽ ሆኖ ጽድት ያለ ሰማይ የሚታይበት የደመና ሽፋኑ ቶታሊ ሙሉ በሙሉ የሚወገድበት እንደዚህ በወቅት በመሆኑ። በልዩ ሁኔታ እንግዲህ ዘመን መለወጫ በዓልን አስታውሰዋለሁ ማለት ነው። ከዚህ በተለየ ሁኔታ ደግሞ ወደ መንፈሳዊ በዓላት የሃይማኖት በዓላት ስመጣ ለምሳሌ እኔ እንግዲህ በተለየ ሁኔታ በቃ ደስ ብሎኝ የማከብረው በዓል ይሆናል ማለት ነው። ገና እንግዲህ። የበዓላት ሁሉ ትልቁ በዓል ነው የሚባለው በዚህ ምክንያት ገናን። ጨዋታዎቹ እጅግ በጣም የሚል ልዩ ልዩ የሆኑ ጨዋታዎች አሉ ገና እንለዋለን ምናልባትም ጥንብ ይባላል ሩር ይባላል እንደየአካባቢው ይለያያል ዞሮ ጥንግም ሆነ ሩር አንድ ነው። ዋናው የጨዋታ ዘየው ወይም ቴክኒኩ አንድ ነው። ስለዚህ ይቺን ጥንግ መስክ ወስዶ በሁለት በግሩፕ በመቧደን እና የሆነ ራሱን የቻለ ጎል እናበጃለናል በዚያች ጎል ውስጥ እየለጉ ማስገባት ውድድር ያለበት ጨዋታ ስለሆነ። ይህንን በማስታወስም እንግዲህ። ኳስ እና ሌሎችም ጨዋታዎች አሉ እነዚያን በማስታወስ ገና በዚህ አይነት ደምቆ የሚውል በዓል መሆኑ እጅግ በጣም በተለየ ሁኔታ አስታውሰዋለሁ

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ ትንታኔ ወይም የምሰጠው ትንታኔ ወይም ማብራሪያ ማለት ነው። ለአድማጭ ወይም ደግሞ ይህንን አውዲዮ ለሚከታተል ሰው ስለ ምን ርዕሰ ጉዳይ እያወራሁ ወይም ደግሞ ትንታኔ እየሰጠሁ እንደሆነ። በቀላሉ እንዲረዱ ማለት ነው ቃለ መጠይቁን በግልጽ አድርጎ በድምጽ አሰምቶ ማንበብ ግድ ስለሚል አሁን ቃለ መጠይቁን በመጀመሪያ አስደምጣለሁ ማለት ነው። የአትክልት ስራ ታደርጋለህ ይላል? አዎ ነው መልሱ መልሱ አዎ በሚገባ ይሆናል ማለት ነው። ያ ማለት ምን ማለት ነው? የአትክልት ስራ ታደርጋለህ ማለት። አትክልቶችን ትንከባከባለህ ወይ? የአት የአትክልት ቦታ እንግዲህ ለምሳሌ ማንም ሰው ቢሆን በጥር ግቢው ዙሪያ ዳር ዳሩን ማለት ነው። ለአንድ አንድ አንድ ሜትር ይሰጣል ይፈቀዳል ያቺን አንድ አንድ ሜትር። ቀጥር ውጭ ላይ ያለውን ማለት ነው። እንደዚሁም ደግሞ ከጠ ግቢያችን ሰፊ ከሆነ ከጥር ግቢም ውስጥም ይቻላል ችግር የለውም። ዙሮ ዙሮ። አትክልት ስንል ዝም ብሎ እንደ አጠቃላይ ምናልባትም የጓሮ አትክልት እነዚህ ለምግብነት የሚያገለግሉ። እንደ ጥቅል ጎመን እንደ ቃሪያ ነጭ ሽንኩርት እንደነዘ እንደነዚህ አይነት የጓሮ አትክልቶችን የምንንከባከብበት የምናለማበት ሊሆን ይችላል። ዙሮ ይሄም ባይሆንም እንኳ። እንዲያው የጓ የጓሮ አትክልት ስንል እንግዲህ የጓሮ ችግኝን ጭምር አብሮ ያካትታል ማለት ለጥር ግቢያችን ውበት ይሆኑ ዘንዳ። የተለያዩ አበባ ድምቀት ያላቸው እጽዋትን እንግዲህ ልንተክል እንችላለን ማለት ነው። ዙሮ ዙሮ የትኛውም ይሁን። እነዚህን እጽዋት እንግዲህ እነዚህን እጽዋት አንድም ውሃ በማጠጣት ሁለትም ደግሞ በተለያየ ወቅት ኩትኳቶ በማድረግ በመኮትኮት ስራቸው። በደንብ እንግዲህ ኦርጋኒክ ነገር እንዲያገኙ ማለት ያ ማለት ምንድነው? አፈሩ ለም እንዲሆን የተለያዩ ክብካቤዎችን አደርጋለሁ ማለት ነው። ያ ማለት ምንድነው? እንግዲህ። የነ የእንስሳትን ጽዳጅ እንግዲህ ሽጥ ለሰው ልጅ ሽታ ወይም ክርፋት የሌላቸውን አይነት ማለት ነው። እነዚህን አይነት። የ ለመሬቱ ለምነት እንዲጨምር የመሌ የመሬቱ ለምነት ጨመረ ማለት በተዘዋዋሪ በተዘዋዋሪ ደግሞ ምን ማለት ነው? እጽዋቱ ለእጽዋቱ እድገት ምቾት እየሰጠን ማለት ነው። ስለዚህ አፈሩን እየኮተኮትነ በጠ እንደዚሁም በተጨማሪም ደግሞ ለአፈሩ ለምነት ትልቅ አስተዋጽኦ የሚያደርጉ የተለያዩ የእንስሳትን ጽዳጅ ማለት ነው። እዚያ በስራቸው አካባቢ ላይ በማድረግ በዚህ ልክ እየተንከባከቡኝ። እንደገናም ደግሞ እንደ አስፈላጊነቱ ጠዋት እና ማታ። እነዚህን አትክልት ማለት ነው ውሃ በማጠጣት እና ደግሞ የተለያዩ እንግዲህ ይሄ። ፀረ ተባይ አለ ማለት የህል ጠ ተባያት አሉ ፀረ ተባይ ማለት ነው። እነዚህ ተባይ አሉ ፀረ ሰብል ማለት ነው። እነዚህን ፀረ ሰብሎችን የሚያጠፋ ደግሞ ፀረ ተባይ አለ። ስለዚህ እንደነዚህ አይነት ነፍሳት ደግሞ ቅጠላቸውን በተለይ ለምግብነት ሲጠቀሙባቸው የጓሮ አትክልቶች ቅጠላቸውን ሲበላባቸው እንግዲህ የእድገት ደረጃቸው ይቀጭጫል። ስለዚህ ቅጠሎቻቸውን የሚተናኮሉ የትኛውም አይነት ነፍሳትም ሊሆኑ ይችላል ወይም እንስሳት ሊሆኑ ይችላሉ። እነሱ እንዳይተናኮሏቸው እንግዲህ እኔ ቅድመ ጥንቃቄ በማድረግ። ይኸው በዚህ ልክ እንክብካቤ በማድረግ የአትክልት ስራ። እያንዳንዱን የአትክልት ስራ እተገብራለሁ እሰራለሁ ማለት ነው። እና እንግዲህ የጓሮ አትክልት ስንል ቅድም በገለጽኩት ልክ እነ ነጭ ሽንኩርት ቀይ ሽንኩርት። እንደዚሁም ደግሞ የተለያዩ እንግዲህ አትክልቶች አሉ እንደ ጥቅል ጎመን ሀበሻ ጎመን ካሮት እንደዚህ አይነት ነገሮች ማለት ነው። ስለዚህ እነሱን ምንድነው? በዋናነት አሁን እንደ ምስጥ ሊሆን ይችላል ወይም ደግሞ እንግዲህ። ትል የእጽዋት ትል እሚባል አለ ቅጠላቸውን የሚመገብ ትላለህ እንደነዚህ አይነት። ነፍሳት እየመጡ ሚተናኮሏቸው ከሆነ እነሱን እንግዲህ። እርምጃ በመውሰድ እነሱ ላይ ምን አይነት እርምጃ ማለት ነው እነዚያን የሚያጠፋ። ፀረ ተባይ በመጠቀም። ማለት እነሱ እነዚህ ነፍሳቶቹ እንዲሞቱ በማድረግ። የአትክልቱ ጤንነት የተጠበቀ እንዲሆን በተቃራኒው ማለት ነው። ለእንደዚህ አይነት እንክብካቤ አደርጋለሁ ማለት ነው። ውሃ ከማጠጣት እንደዚሁም አፈሩን በየሰዓ በየወቅቱ ከመኮትኮት። እንደዚሁም ደግሞ ለአፈሩ ለምነት የአስተዋጽኦ ያደርጋሉ ብዬ ያሰብኳቸውን። የእንስሳት ጽዳጅ ከማድረግ በዘለለም ምንድነው? ጸ በጸረ ነፍሳት ማነው በተለያዩ። እጽዋትን በሚጎዱ ነፍሳት እንዳይጠቁ ልክ እንደዚህ ፀረ ነፍሳት በመጠቀም። የእጽዋቶቹን ደህንነት ወይም ደግሞ የእድገት ደረጃቸው እንዲፋጠን ለማድረግ። ትልቅ አስተዋጽኦ እኔ አደርጋለሁ እንክብካቤ ወይም ጥንቃቄ አደርግላችኋለሁ ማለት ነው። እና የአትክልት ስራ ታደርጋለህ ለሚለው መልሱ እንደ አጠቃላይ አዎ ይሆናል ማለት ነው። ያም አዎ ስል ምንድነው? ቅድም ብዬዋለሁኝ። ለምሳሌ እበት እንለዋለን የእንስሳትን ጽዳጅ ለምሳሌ እበት እበቱ ሲደርቅ እኮ ምንድነው ኩበት ይባላል። የፍየሎቹን ኮረቆፐኮር የዶሮዎቹን ኩስ እንደነዚህ አይነት ነገር በጣም ለሰው ልጅ ደግሞ ሽታ ቅርፋት የማይፈጥሩ ማለት ነው። እነሱ

እሺ አመሰግናለሁ የተጠየኩትን ጥያቄ በድምጽ አሰምቼ ካነበብኩ በኋላ እንግዲህ ያ ማለት ምንድነው ለአድማጭ ግልጽ ይሆን ዘንድ ማለት ነው። ግልጽ ይሆን ዘንዳ የምሰጠው ትንታኔው ወይም ማብራሪያው ግልጽ ይሆን ዘንድ አቃለመጠየቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ጥያቄው ምን ይላል? ልብስ ምን ያህል ጊዜ ታጥባለህ ይላል እንግዲህ ቢያንስ ማለት ነው። ከሳምንት አንድ ቀን ልብሴን አጥባለሁ ወይም አጸዳለሁ ማለት ነው። ልብሴን እንደው እንደ አስፈላጊነቱ ከሳምንት አንድ ቀን ቅዳሜ ቅዳሜ ማለት ነው። ሙሉ የስራ ልብሶቼን በቃ ሰበስብና ጽድት አድርጌ አጥባለሁኝ። ካጠብኩ በኋላ ደግሞ ምንድነው? ጭምቅ አድርግና ውሃውን ካንጠፈጠፉ በኋላ ንጹህ ቦታ ላይ እንግዲህ እንዲደርቁ አድርጌ አሰጣባለሁኝ። ያን የደረቀ ልብስ ደግሞ እንግዲህ ለሁለት ሰዓት ሊሆን ይችላል ወይ ለሶስት ሰዓት ላይ። ፀሀይ ላይ ተጋልጦ ይቆያል ንጹህ ቦታ ላይ ማለት ነው። ከዚያ በኋላ ከደረቀ በኋላ። በስርዓት አጥፌ በቃ በስርዓት የልብስ ሳጥን አለ እዚያ የልብስ ሳጥን ላይ ቁጭ አደርጋቸዋለሁ ማለት ነው። ስለዚህ እነዚህን በስርዓት የታጠቡ ሰዎችን ደግሞ እንደአስፈላጊነቱ እንግዲህ ወደ ስራ ቦታ ስሄድ እየለበስኩኝ ወደ ስራ ቦታ የምሄድ ይሆናል ማለት ነው። እና ልብስ ምን ያህል ጊዜ ታጥባለህ ለሚለው ከሳምንት አንድ ጊዜ ብዙ ጊዜ ከሳምንት አንድ ጊዜ ቅዳሜ ቅዳሜ ነው የማጥበው ማለት ነው። የኔን ብቻ ሳይሆን እንግዲህ ሙሉ ቤተሰቦቼን እንግዲህ ብዙ ጊዜ ባለቤቴ ታጥባለች ከዚያ በተጨማሪ ግን እኔም ቅዳሜ ቅዳሜ በተለይ በቃ የሁላችንንም ልብስ በማጠብ ግዛታለሁ እንተባበራለን ማለት ነው። እና ልብስን ከሳምንት አንዴ እዚህ ንጹህ የሆነ ልብስ በመልበስ ወደ ስራ ቦታዬ የምመጣ ይሆናል ማለት ነው። እና በዚህ አጋጣሚ እንግዲህ ሁላችንም ቢሆን ልብሳችንን ቢያንስ ከሳምንት አንድ ቀን ፕሮግራም በመያዝ ልብሳችንን እያጠብነን ንጹህ የሆነ ልብስ እንልበስ ጤናችንን እንጠብቅ የሚል ጠቅለል ያለ መልእክት አለኝ። እንግዲህ ለማንኛውም ስለ ጥያቄው አመሰግናለሁ ታንኪው።

እሺ አመሰግናለሁ እንደተለመደው እንግዲህ ትንታኔው ማለትም ማብራሪው ስለምን ርዕሰ ጉዳይ እንደሆነ በቀላሉ ለአድማጭ ግልጽ እንዲሆን ማለትም በቀላሉ እንዲረዱት ማለት ነው። ይሄን አውዲዮ ለሚያዳምጡ ማለት ነው። ምንድነው? ቃለ መጠይቁን በመጀመሪያ ደረጃ። በድምጽ አሰምቶ ማንበብ ተገቢ ግዴታም ነው ማለት ነው። እና ወደ ቃለ መጠይቁ በመስመር ላይ ሙዚቃ ትሰማለህ ይላል። በመስመር ላይ ሲል አሁን እንግዲህ። ምን ማለት ነው? ሰው እንግዲህ ምንም ትምህርት አስተምሮ የሌለው ሰው በመስመር ላይ ሲባል መስመርን ቀጥታ ሰው የሚረዳው ምንድነው? መንገድ ብሎ ነው የሚረዳው ነገር ግን በመንገድ ላይ ለማለት ሳይሆን። ይህንን በቀጥታ እንትኑና አረፍተ ነገሩን ስንረዳው ምን ማለት ነው? ኦንላይን ላይ ለማለት ነው ያ ማለት ምንድነው? ዳውን ሎድ ሳታደርግ ቀጥታ ዝም ብለህ። ኦንላይን ምንድነው? ዋይፋይ ኮኔክት እንደሆነ ዝም ብለህ ዳውን ሎድ ሳታደርግ ታዳምጣለህ ወይ ነው ጥያቄው የጥያቄው መንፈስ እዚያ ላይ የሚያጠነጥን ነው። እና። በመስመር ላይ ሙዚቃ ትሰማለህ ለሚለው መልሱ አዎ ነው እንደውም ብዙ ጊዜ በተለይ ሙዚቃዎችን እንግዲህ የተለያዩ ሙዚቃዎች ይለቀቃሉ ኦንላይን ላይ ማለት በመስመር ላይ ይለቀቃሉ። እነዚህ ሙዚቃዎች ዳውን ሎድ ስናደርጋቸው የተለያዩ ቫይረስ አብረው ይዘው ይወልዱና ስልካችንን ማለት ስልካችንንም እንደዚሁም ኮምፒውተራችንን ቫይረስ እንዲገቡና በቫይረስ እንዲጠቃ ያደርጋሉ። እና እንግዲህ ብዙ ጊዜ የሚመከረው ምንድነው? እነዚህ ሙዚቃዎችን ማለት ነው። ዳውን ሎድ አድርጎ ከማዳመጥ ይልቅ ኦንላይን ማለትም በመስመር ላይ ማዳመጡ ጥሩ ነው። ተብሎ ብዙ ጊዜ አስተያየት ወይም ደግሞ ምክር አዘላ አስተያየት ሲሰጥ እሰማለሁኝ። እና እኔም በዚያ ልክ እንግዲህ ሙዚቃን አውርጄ ሳይሆን ብዙ ጊዜ። ይኸው በመስመር ላይ እንዳሉ ነው እዚሁ ማዳመጥ የምከታተል ማለት ነው። እንግዲህ ሙዚቃ ብዙ ጊዜ ባህላዊ ሙዚቃ ነው የማዳምጠው። እነዚህን በህላዊ ሙዚቃዎችን ደግሞ እንደው ለልጆች ልጆችን እንድዝናኑበት ቤት ውስጥ አንዳንድ ፕሮግራም ሲኖር ለዚያ ለፕሮግራሙ ድምቀት ብዬ ምናልባትም ዳውን ሎድ ላደርግ እችላለሁኝ። ሙዚቃዎችን ላወርድ እችላለሁኝ እንጂ። ለኔ ለራሴ ግን ሙዚቃን እዚያው በመስመር ላይ ወይም ማለትም ኦንላይን ላይ እያለ በመስመር ላይ እያለ አዳምጣለሁኝ በቃ እንደ አስፈላጊነቱ በዚህ ልክ ነው ሙዚቃ ማዳምጠው ማለት ነው። እና ደግሞ የኔ እንግዲህ ህፃናቱ ልጆች ማለት ነው ሙዚቃ ማዳመጥ ደስ ይላቸዋል አሁን ቤት ስሄድ። በቃ ኮምፒውተሪን አምጣ አምጣ ስልክህን አምጣ ስጠን ሙዚቃ ኮምፒውተሩን ክፈት ነው የምሉኝ የዛን ጊዜ ኮምፒውተሩን ከፍቼ ሌላ የተለያየ ፋይል እንዳያጠፉብኝ ስል ምንድነው የማደርገው? ከዚህ እንግዲህ እንትኖችን አወርዳለሁኝ የተለያዩ ሙዚቃዎችን አወርድና። ለልጆችን እንዲያዳምጡት እዚያ ሌላ ነገር እየነካኩ እንዳያበላሹብኝ ብዬ። ያን ሙዚቃ እንግዲህ አወርድና ያን ሙዚቃ እከፍትላቸዋለሁ በቃ በዚያ ይዝናናሉ ማለት ነው። ለኔ ለራሴ ግን ሙዚቃ ከማውረድ ይልቅ እዚያው መስመር ላይ እያለ ማዳመጥ ነው ብዙ ጊዜ የሚመቸኝ ማለት ነው። ይሄንን ያልኩበትም ቅድም ምክንያቱን ለመግለጽ ሞክሬያለሁኝ። ብዙ ጊዜ ሙዚቃዎችን ስናወርዳቸው። ሙዚቃዎች በቃ ንጹህ ሆኖ አይደለም የሚወርዱ። ቫይረስ ይዘው ይወርዳሉ እና ይሄ ቫይረስ ደግሞ ምንድነው? ኮምፒውተራችንን ስልካችንን ስለሚያበላሽብን ሲስተሙን እንዳለ በቃ ኢንፋንክሽናል ስለሚያደርግብን በዚህ ምክንያት ነው ማለት ነው። እና። እንግዲህ በዚህ ጥያቄ ላይ ያለኝ ጠቅለል ያለ ትንታኔ። ይሄንን ይመስላል ምናልባት እንግዲህ በተለያዩ ርዕሰ ጉዳዮች ተመልሼ ዳግም ማብራሪያ ምሰጥ ይሆናል ማለት ነው። እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደሚታወቀው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ መሰረት አድርጎ የም ምን ርዕሰ ጉዳይን መሰረት አድርጎ እንደሆነ ለአድማጭ ማለት ነው ወይም ይሄን አውዲዮ ለሚከታተሉ ሰዎች ሁሉ ግልጽ ይሆን ዘንዳ ማለት ነው። ቃለ መጠይቁን ማንበብ ግድ ይላል ማለት ነው። ስለዚህ በመጀመሪያ ቃለ መጠይቁን ስትታመም ከስራ ትቆያለህ ይላል? አዎ ነው መልሱ። በመጀመሪያ ደረጃ እንግዲህ የትኛውም ተቋም ይሁን የመንግስትም ይሁን የግለሰብ ተቋም የስራ ባልደረቦች አሉት እነዚህ የስራ ባልደረቦቹ በአንድም በሌላም እንግዲህ በተለያየ ጊዜ ሊታመሙ ይችላሉ። ስለዚህ ሲታመሙ ደግሞ እያመማቸው ስራ መስራት አይችሉም እያመማቸው ስራ ስሩ ቢባሉ በስራው ውጤታማ አይሆኑም። ስለዚህ ምንድነው? እነዚህ የታመሙ ሰዎች እንግዲህ በቶሎ እንዲያገግሙ ማለት ነው ቶሎ ብሎ የህክምና አገልግሎት ማግኘት አለባቸው ማለት ነው። ስለዚህ ይህንን የህክምና አገልግሎት ለማግኘት ደግሞ የግዴታ ስራ መፍታት አለባቸው ማለት ነው። እና ምንድነው? ለምሳሌ ዛሬ አንድ ሰው እዚህ ከስራ ባልደረባችን አንድ ሰው ቢታመም እዚህ ስራ ቦታ እንዲመጣ አይገደድም። ምክንያቱም ቶሎ ብሎ ከህክምናው ህክምና ቦታ ሄዶ ህክምና አገልግሎት አግኝቶ ወደ ሙሉ ጤንነቱ ተመልሶ መጥቶ ወደ ስራው መግባት እና ስራውን ጤና ጤነኛ ሰው ሆኖ መስራት አለበት። እየ ታሞ ስራ ስራ ቢባል በስራው ላይ ስራውን ራሱ ውጤታ አይሆንም ምክንያቱም እያመመው ስራ መስራት ስለማይችል ማለት ነው። እና እንደው በዚህ አጋጣሚ እንግዲህ ምናልባት እንደው አንዳንዴ የግል ተቋማት ሲባሉ ከትርፍ ጋር በተያያዘ ስለሆነ ስራው የሚሰራ ምንድነው? እያመማችሁም ቢሆን ስሩ ይባላሉ እያመማቸውም የሚሰሩ ሰዎች በስራቸው ውጤት አይሆኑም እንደውም ስራውን ነው የሚያበላሹት ስራውን ነው የሚያቆሽሹት። እና እንደነዚህ በተለይ ግለሰብ ላይ ያሉ ተቋማት እንደው ይህንን ጥንቃቄ ወስዳችሁ የስራ ባልደረባቸው ሲታመም የመታመሚያ ወይም ደግሞ የማገገሚያ ጊዜ ወይም ደግሞ አስፈላጊውን ህክምና የሚያደርግበት ጊዜ ፈቅዳችሁ ሙሉ ህክምና እንዲያደርግ እንደው በዚህ አጋጣሚ ጠንከር ያለ እንደው ምክር አዘላ አስተያየት አለኝ። ይሄንን አውዲዮ የማዳምጣችሁ ምናልባት እንግዲህ እንደው ግለሰቦች እንግዲህ የስራ ባልደረቦቻችሁ ሲታመሙ ስራችን ይጓተታል እንከስራለን በሚል አላስፈላጊ ሀሳብ ማለት ነው። እየታመሙ እንግዲህ እንዲሰሩ የሚገደዱበት ሁኔታ እና ይሄ እንዲህ አይነቱ እጅግ በጣም ሲበዛ ነውር ብ ነው። በጣም ጸያፍ ነው እና እንደዚህ አይነት ተጽዕኖ ባታሳድሩ የሚል ጠንክር ያለ ሀሳብ አለኝ በዚህ አጋጣሚ ማለት ነው። እና ምንድነው? እንግዲህ ብዙ ጊዜ ሰዎች ሲታመሙ ታመው በስራቸው ውጤታማ ስለማይሆኑ ማለት ነው። አስፈላጊውን ህክምና አድርገው ከዚያ ከህክምናቸው በሙሉ ሙሉ በሙሉ በህክምናቸው ጤንነት አግኝተው ተመልሰው ወደ ስራ ሲገቡ በህክምና ያጠፉትን ጊዜ እንግዲህ አንዳንድ ተቋማት ያንን ጊዜ መልሰው እንዲሸፍኑ ከ ከሕመመቸው ተፈውሰው ሲመጡ በህመማቸው ምክንያት አቋርጠውበት የነበረውን ጊዜ መልሰው እንዲሸፍኑ የሚያስገዱዱ ተቋማት አሉ። እንደየተቋሙ ነው። አንዳንድ ተቋማት ደግሞ እንግዲህ ያንን የታ ታመው ያሳለፉትን ጊዜ ምንም ሳይቆጥሩ ሙሉ ክፍያ ፈጽመው ማለት ጤናማ ከሆኑበት ጊዜ ጀምሮ ስራቸው እንዲሰሩ የሚፈቅዱ ተቋማት አሉ። እንደዚሁም ደግሞ አንዳንድ ተቋማት ደግሞ ምንድነው? ያደርጋሉ ልክ ከታመመበት ቀን ጀምሮ ክፍያ ያቋርጡ ይቆዩና ማለት ሁለት ቀን የሚታመም ሶስት ቀን ወይም አንድ ሳምንት የታመመው ሁለት ሳምንት የታመመበትን ጊዜ ብቻ ያስቡና የዚያን ቀን ደሞዝ ይቆርጡና ከዚያ በኋላ መጥቶ ወደ ስራ የገባበትን ቀን ጀምረው የክፍያውን የደሞዝ ክፍያ የሚፈጽሙ ተቋማት አሉ። ዞሮ ዞሮ እንደየተቋሙ ህጉም መመሪያውም የሚለያይ ስለሆነ በዚህ ልክ ነው። እንግዲህ ስትታመም ከስራ ትቆያለህ ወይ ለሚለው? እና ምንድነው? ማንም እንግዲህ የታመመ ወይም ደግሞ ላይ ያለ ሰው ትክክለኛ የህክምና ቆይታ ላይ እንደነበረ የሚያስረዳ የሚያስረዳ ደብዳቤ ወይም ደግሞ ያንን የሚገልጽ በህመም ምክንያት ታሞ ህክምና እየተረዳ እንደነበረ የሚገልጽ የህክምና ባለሙያ የፈረመበት ማስረጃ ወረቀት ካመጣ እንደው በዚህ ልክ ህሙማንን በመተባበር እንደ ስራቸው ላይ እንቅፋት አንሆንባቸው የሚል ጠንክር ያለ ሀሳብ አለኝ። እና እኔም ስታምም ከስራ እቆያለሁኝ ሙሉ በሙሉ አገግሜ ግን እስክመጣ እስከምድን ድረስ እቆይና ከዚያ በኋላ ሙሉ በሙሉ ጤና ስሆን ወደ ስራ ቦታዬ ተመልሼ ስራዬን የምሰራ ይሆናል ማለት ነው። በዚህ በኩል። የኛ ተቋም ምንም አይነት እንግዲህ ተጽዕኖ እስካሁን ድረስ የለም። ማለት ምንድነው? የምንገደደው ግን በትክክል ታመመ በትክክል የህክምና ክትትልን በዚያ ጊዜ ውስጥ እያደረግን እንደነበረ ትክክለኛ ማስረጃ ከሆስፒታል እንድናመጣ እንገደዳለን እንጂ። ለምን? ቆያችሁ ተብለን የምን

እሺ አመሰግናለሁ እንደተለመደው እንግዲህ የምሰጠው ማብራሪያ ወይም ደግሞ ትንታኔ በምን ርዕሰ ጉዳይ ላይ መሰረት አድርጎ እንደሆነ ለእያንዳንዱ አድማጭ ወይም ደግሞ ይህንን አውዲዮ ለሚከታተል ሁሉ ግልጽ ይሆን ዘንዳ ቃለመጠይቁን በመጀመሪያ ለአድማጭ በግልጽ ማስነበብና ማስደመጥ መቻል አለብኝ ማለት ነው። ስለዚህ ቃለመጠይቁ ምን ይላል? በእንጨት እሳት ማብሰል ታውቃለህ ይላል መልሱ አዎ ነው። እንግዲህ ምግብን ለማብሰል እንደሚታወቀው ምንድነው የተለያዩ አማራጮች አሉ ለምሳሌ ምንድነው የኤሌክትሪክ ሀይል ወይም ደግሞ ስቶቭ። ልጠቀም እችላለሁኝ ከዚህም በተለየ ደግሞ ከሰል ልጠቀም እችላለሁኝ። ወይም ደግሞ የተለያዩ አማራጮችን ልጠቀም እችላለሁ። እንግዲህ ምግብን ለማብሰል ከምትጠቀማቸው አማራጮች ውስጥ እንጨት አንዱ ነው። እና በዚህ ጥያቄ መሰረት እንግዲህ እንጨትን ነው ከብዙ ምግብን ከምናበስልባቸው ከብዙ መንገዶቹ እንጨትን ነው መርጦ ይሄ ጥያቄ የጠየቀኝ ማለት ነው። እንጨት ማለት እንግዲህ የተለያዩ እጽዋት ይቆረጣሉ ወይም ደግሞ እድሜያቸው ሲደርስ ይደርቃሉ። እድሜያቸው ሲያረጅ ማለት ነው። ይደርቃሉ ከወደቁ በኋላ ካረጁ በኋላ ይወድቃሉ ከወደቁ በኋላ ይደርቃሉ ማለት ነው። ስለዚህ የደረቀ ማንኛውም አይነት እጽዋት ማለት ነው እንጨት ተብሎ ይጠራል። እንጨት የሚባለው እንግዲህ የደረቀ እጽዋት ማለት ነው። የደረቀ እጽዋት ማለትም ደግሞ የውሃ መጠኑን በፀሀይ ሙቀት አማካይነት ተኖ ያለቀና ድረቅ የሆነ እንጨት ማለት ነው። ስለዚህ ደረቅ እንጨት ደግሞ በቀላሉ ይነዳል ይቆጣጠላል ያን ያህል አያስቸግርም አይጨስም። እንደው አንዳንድ የተለዩ እንጨቶች አሉ ለምሳሌ እንደ ብሳና እና ሰሳ የሚባሉ እንጨቶች አሉ እነሱ ብዙ ጊዜ ጭሳቸው በጣም ያስቸግራል። ማለት እሳት ስናያይዛቸው ከመንደድ ይልቅ ነበልባል ከመፍጠር ወይም ሙቀት ከመፍጠር ይልቅ ጭስ ነው እንዴ ያለ የሚሆን መጨስ ነው። ዝም ብሎ እንትናቸው ተፈጥሯቸው ጭስ ነው። እና እነዚህ አይነት እንጨቶች ካልሆኑ በስተቀር ሌላው እንጨት ያን ያህል ጭሳማ አይደለም። የነዚያ ጭሳቸው ራሱ መርዝ ነው መርዛማ ናቸው። ጭሳቸው እና እንግዲህ ምንም ይሁን ምን የትኛውም አይነት የእንጨት አይነት ይሁን ለምሳሌ ቃወት የሚባል እንጨት አለ። ሰሳ የሚባል እንጨት አለ። ብሳና ሚባል እንጨት አለ። አምቧጮ የሚባል እንጨት አለ። ባህር ዛፍ እያለ እያለ ብዙ አይነት የእጽዋት አይነት አይነቶች አሉና እነዚህ እጽዋት እንግዲህ በቆርጠናቸውም ይሁን ወይም ደግሞ በእድሜያቸው አርጅተው ይወድቃሉ ሲወድቁ ይደርቃሉ። ይሄ የደረቀ እንጨት ደግሞ በቀጥታ ምንድነው ተቀጣጣይ ነው ማለት ነው። ስለዚህ የደረቀ እንጨትን ተጠቅሜ ምግብ ማብሰል በቃ ምንም የሚከብደኝ ነገር የለም። ማለትም እንጨት እንግዲህ ብዙ አይነት እንጨቶች ቅድም ገልጫለሁኝ የነዚህ አይነት እጽዋቶች እጽዋቶች የተለያዩ አይነት እጽዋት አለ። ከነዚያ ሁሉ እንግዲህ ደርቀው ማለት ነው በስርዓት እስከደረቁ በኋላ ምንድነው በቀላሉ ተቀጣጣይ ናቸው ማለት ነው። ስለዚህ እነዚህን እንጨቶች በስርዓት እንግዲህ እናንከታክትና ድቅቅ አድርገን እንፈልጥና ቀጠን ቀጠን አድርገን ከፈለጥን በኋላ ቀጥታ እሳት እንጭርና እናያይዝና የፈለግነውን አይነት ምግብ እንግዲህ እንጨትን እያነደድነ ወይም እያያዝን ማለት ነው። ማብሰልና ከዚያም ምግቡን መመገብ እንችላለን ማለት ነው። እና ስለዚህ እንጨት ሲባል እንደ አጠቃላይ ደረቅ እንጨት መሆን አለበት እርጥብ እንጨት ከሆነ አይነድም። ጭስ ብቻ ነው የሚሆነው ስለዚህ። እንጨትን ተጠቅሜ እንግዲህ የተለያዩ ምግቦችን በማብሰል ለምግብ አገልግሎት እንዲውሉ ማድረግ እችላለሁ ማለት ነው። እንደውም በተለይ እንግዲህ አሁን ዘመኑ እንደዚህ እየሰለጠነ ባልመጣበት ወቅት ላይ ማለትም አሁን ለምሳሌ የእሳትን ሙቀት ወይም ደግሞ የሙቀት ጉልበትን አሁን በቀላሉ ከኤሌክትሪክ ጉልበት እናገኛለን እና ኤሌክትሪክ ከኤሌክትሪክ ጉልበትም እንደዚሁም ደግሞ ከፀሀይ ጉልበትም እናገኛለን። ይሄ በሌለበት ጊዜ ከዛሬ እንግዲህ ከዛሬ አስር ሃያ አመት በፊት የነበረው ትውልድ ግን ሙሉ በሙሉ ምንድነው የትኛውንም ምግብ አብስሎ ይበላ የነበረው እንጨትን ተጠቅሞ ነው። በተለይ ወደ ገጠሩ ክፍል አሁንም ቢሆን እንግዲህ የኤሌክትሪክ ሀይል አቅርቦት በሌለበት አካባቢ ማለት ነው። ሙሉ በሙሉ በእንጨት ነው እንግዲህ የተለያዩ ምግቦችን አብሶ ለመመገብ የግዴታም ሚጠቀሙት ማቴሪያል ምንድነው ማለት ነው። እንጨትን ነው ማለት ነው። እና እንኳንስ ገጠር ይቅርና ከተማ ራሱ ስልሳ ፐርሰንት የሚሆነው ማህበረሰብ እንግዲህ እንጨትን እየተጠቀመ ነው ምግብ የሚያበስል ማለት ነው። ለምን ቢባል የኤሌክትሪክ ሀይል ስንጠቀም እንግዲህ ወርሃዊ ክፍያው እጅግ በጣም ከፍተኛ ከመሆኑ አንፃር። እስከ አራት ሺህ እስከ አምስት ሺህ ብር በወር ስለሚያስከፍል ያንን ክፍያ ላለመፈጸም እንጨት ደግሞ በቀላሉ እንግዲህ በቀላል ዋጋና በቀላሉ ፈልጎ ማግኘት ስለሚቻል ከጫካም ስለሚለቀም ማለት ነው። እንጨትን አንደኛ የምግብ ማብሰያ አማራጭ ሆኖ አንደኛ የጉልበት ምንጭ ሆኖ የሚያገለግል ሀብታችን ነው ማለት ነው። እና ብዙዎቻችን ከተማ ላይ እንጨት እንጠቀማለን የሚል መልስ